አዲስ ቴክኖሎጂ መማር ትወዳለህ? አዎ በደንብ እወዳለሁኝ። ምክንያቱም ጊዜውም የቴክኖሎጅ ስለሆነ አዳዲስ ቴክኖሎጅዎችን ብማር ውጤታማ እሆናለሁኝ። ምክንያቱም ለሀገሪቱም ለኔም ብማር ውጤታማ እሆናለሁኝ። እና አዲስ ቴክኖሎጅ መማር እወዳለሁ። በትክክል

ምን አይነት ስልክ ነው አሁን የምትጠቀመው ስልክ ጋላክሲ ኤም አስራ ሁለት ነው ዛት ሚንስ ስማርት ፎን ነው። አሪፍ ነው። እና ጋላክሲ ኤም አስራ ሁለት ይባላል። እና ብዙ ጊዜ ሆነኝ አንድ ሁለት አመት ሆነ ተገዛሁት። ጥሩ ነው እየተጠቀምኩበት ነው። ለዚህ ጋላክሲ ሳምሰንግ ኤም አስራ ሁለት አለኝ። ነው ያለኝ እየተጠቀምኩ ያለሁት።

የምትወደው ፍራፍሬ ምንድነው? ለሚለው የምወደው ፍራፍሬ ብዙ ነው ሙዝ እወዳለሁ። ማንጎ አቮካዶ እወዳለሁ። እንደውም ደግሞ ሎሚ እወዳለሁ። ማንጓ አቦካዶ እነዚህ ሙዝ። እነዚህን ነገሮች እጠቀማለሁም እወዳለሁ። ምክንያቱም ጥሩ ናቸውና

ከደንበኞች ጋር ትሰራለህ? አዎ እሰራለሁ። በተለይ ሱቅ ላይ ብዙ ጊዜ ገበያ ደንበኞችን የግድ ትይዛለህና። እና ሱቅ አለኝ እዛ ሱቅ ላይ የተለያዩ ገበያዎችን እንትን ለማለት ከደንበኞች ጋር እሰራለሁ።

ዋይፋይ ትጠቀማለህ አዎ እጠቀማለሁ። አለ እንደ ግቢ ስላለ እንደ ተቋማችን ስላለ ዋይፋይ ዋይፋዬ እጠቀማለሁ አልፎ አልፎ ቤት ስሄድ ደሞ የራሴን ኢንተርኔት እጠቀማለሁኝ። ስለዚህ በተቋማት መልኩ ደሞ ዋይፋይን እጠቀማለሁ። እና እጠቀማለሁ ዋይፋይ እጠቀማለሁ ምክንያቱም ዘመኑ የቴክኖሎጂ ስለሆነ የግድ ነው። ዋይፋይ እጠቀማለሁ።

በቀን ምን ያህል ውሃ ትጠጣለህ ነው? በቀን ቢያንስ ከሁለት ሊትር እስከ ሶስት ሊትር እጠቀማለሁ እጠጣለሁ። ምክንያቱም ለጤናም ለሁሉም ነገር ጠቃሚ እስከሆነ ድረስ። በቀን ቢያንስ ከሁለት ሊትር እስከ ሶስት ሊትር። እንደው ኮመን ሁለት ተኩል አካባቢ እጠጣለሁኝ በደንብ። ኩላሊት ኢንፌክሽንም ስላለብኝ ቢያንስ ከሁለት እስከ ሶስት ተኩ እስከ ሶስት እጠጣለሁ

የምትወደው መጠጥ ምንድነው? ነው እኔ የምወደው መጠጥ ሁልጊዜ ጊዜ ውሃ ነው ውሃ እወዳለሁ በቃ ውሃ መጠጣት ከምወደው ከአልኮል በጣም ይልቅ ውሃ መጠጣት ተፈጥሮአዊ ውሃ ለዛውም የእሽግ ውሃ ምናምን ሳይሆን ተፈጥሮአዊ ኖርማል ተፈጥሮአዊ ውሃን መጠጣት እወዳለሁ። እና እንደው ተጨማሪ ምናልባት አንዳንድ ጊዜ ወይን አንዳንድ ጊዜ ወይን መጠጥ እጠጣለሁኝ።

ልብስ ምን ያህል ጊዜ ታጥባለህ ነው? እንግዲህ በሳምንት ሁለት ጊዜ ይታጠባል ልብስ በሳምንት ይታጠባል አልፎ አልፎ ደግሞ እንደዚህ ፈጠን ያለ እና ሁልጊዜ የምለብሰው ልብስ ከሆነ አልፎ አልፎ በየሁለት ቀኑም የሚታጠብበት ሁኔታ አለ። በሳምንት ሁለት ጊዜ ወይም በሳምንት አንድ ጊዜ ጠቅላላ ልብስ ይታጠባል። እና በዚህ መንገድ ነው።

የቀረ ምግብ ትበላለህ ወይ? ነው የቀረ ምግብ አልበላም ምክንያቱም ህመም ስለሚያስከትል የቀረ ምግብ ብዙ ጊዜ አልበላም። ነገር ግን የቀረ ምግብ እንዳይኖር ለማድረግ እሞክራለሁ ማለት ሁሉም መብላት ያለበት እንዲበላ እንዳያስተርፍ ለማድረግ እሞክራለሁ እንጂ የቀረ ምግብ ብበላ ሆዴን ስለሚያመኝ የቀረ ምግብ አልበላም።

በምን ሰዓት ትተኛለህ ነው? እንግዲህ እኔ ብዙ ጊዜ የምተኛ ማታ ነው። ከአራት ሰዓት በኋላ እስከ አስራ አንድ ተኩል ድረስ እተኛለው። አልፎ አልፎ ምናልባት ምሳ ሰዓት ቤት ከመጣው። ናፕ ነገር ቤት አስር ደቂቃ ሃያ ደቂቃ አረፍ ልል እችላለው። ነገር ግን በብዛት በምን ሰዓት ትተኛለህ ለሚለው? ከአራት ሰዓት ጀምሮ። እስከ አስራ አንድ ሰዓት ተኩል አራት ሰዓት ላይ ማታ ምሽት አስር ሰዓት ላይ ጀምሮ እተኛለው።

ቅርጫት አለህ ወይ ነው? አዎ አለኝ። ቅርጫት ብዙ አይነት የቅርጫት አይነቶች አሉ። ለምሳሌ እኔ ቅርጫት የምትጠቀምበት የቆሸሸ ልብስ ማስቀመጫ እንደ ቅርጫት እጠቀማለሁ። እንደገና ደግሞ ቅርጫት የተለያዩ የቤት ውስጥ እነዚህ ደረቅ ቆሻሻዎችን ማስቀመጫ ቅርጫት እጠቀማለሁ። ስለዚህ ቅርጫት አለኝ።

በመስመር ላይ ትማራለህ ወይ ነው? አዎ የተለያዩ ስልጠናዎች በመስመር ላይ አጫጭር ስልጠናዎችን በመስመር ላይ እማራለሁ። እና ብዙ ጊዜ በመስመር ላይ የተለያዩ አጫጭር ስራዎች ስልጠናዎች ሲመጡ እንደገና ማሰልጠንም ሲኖር መሰልጠንም ሲኖር በሁለቱም መንገድ በመስመር ላይ እማራለሁኝ። እማራለሁኝ

ገንፎ ትበላለህ ወይ? አዎ እቴክ እንደውም ዛሬ ጠዋት የበላሁት ገንፎ ነው። ምክንያቱም በየጊዜው ባይሆንም አልፎ አልፎ በሳምንት በሁለት ሳምንት ገንፎ እጠቀማለሁኝ። እና እወዳለሁ ደግሞ ገንፎ። በተለይ የገብስ የነጭ ዱቄት እና የተለያዩ አይነት ገንፎ ህላህሎች አሉ። እነሱን እጠቀማለሁ እወዳለሁ። እበላለሁ

የቅጥር ሂደት እንዴት? ነው ለሚለው እንግዲህ የቅጥር ሂደት የኮንትራትም አለ የቋሚ ቅጥርም አለ። እኔ አሁን ያለሁበት የቋሚ ቅጥር ሂደት ላይ ነው ያለሁት። ቀደም ብሎ ግን የኮንትራት ቅጥር የፐር ታይም ቅጥር እሚባሉ አሉ። እና አንዳንድ ጊዜ አልፎ አልፎ ፐር ታይም ስራ እሰራለሁ ፐርት ታይም። ከዛ ውጭ ግን በቋሚነት ነው የምሰራው። ቋሚ ቅጥር ነኝ

በስራ ጊዜ እረፍት ታደርጋለህ ወይ? ያው እንግዲህ በእረፍት ሰዓት ለምሳሌ በስራ ሰዓት አርባ አምስት ደቂቃ ገባና ክፍለ ጊዜ ሲደርስ የበዛች እረፍት አደርጋለሁኝ ከዛ ውጪ ደግሞ ከክላስ በወጣው በምወጣ ወደ ቤት በምሄድ ሰዓት ክላሱ አልቆ ወደ ቤት በሚወጣ ሰዓት እረፍት አደርጋለሁ። ከዛ ውጪ ስራና ስራ ብቻ ነው፤ እረፍት የለም ግን በእንደነዝ አይነቶች እረፍት አደርጋለሁ

"ሾርባ ትወዳለሁ ወይ?" ነው የሚለው። በደንብ በትክክል እወዳለሁ ሾርባ እወዳለሁ። ምክንያቱም ሾርባ ከተለያዩ ከገብስ እንደገና የተለያዩ ጥራጥሬዎች ስለሚዘጋጅ ለጤናም ጥሩ ነው፣ ለሰውነቱም ጥሩ ነው። እኔም በጣም እጠቀማለሁም እወዳለሁ እና ሾርባ እወዳለሁ።

ልብሶችህ በስርዓት የተቀመጡ ናቸው? አዎ ትክክል የተቀመጡ ናቸው። ቁም ሳጥን ተዘጋጅቷል ይታጠቡና ይተኮሱና ሽቶ ምናምን ተረጫጭተው። ልብሶቹ ተደራጅተው ተቀምጠው ተጣጥፈው በሳጥን ውስጥ ይቀመጣሉ። እና ልብሶቼ በስርዓት የተደራጅተው የተቀመጡ ናቸው።

የትኛውን ወቅት ትወዳለህ ነው የሚለው? እኔ እንግዲህ እኔ የማውቃቸው አራት ወቅቶች አሉ። ጸደይ መሐር በልግ እና ክረምት የሚባሉ። እኔ ጸደይን እወዳለሁ እወዳለሁ። ጸደይ ወቅትን ምክንያቱም አበባዎቹ የሚፈነጠቁበት ክረምት የሚወጣበት አረንጓዴ ለምለም የሚበዛበት ስለሆነ ጸደይ ወቅትን እወዳለሁ።

ስንት ትራስ ትጠቀማለህ ነው የሚለው? ትራስ ቤት ውስጥ ብዙ ትራስ አለ። ነገር ግን እኔ የምጠቀመው ትራስ አንድ ነው። ማለት ስተኛም ትራስ የምጠቀመው አንድ ነው። እንደገና ስንተራስ ማለት ነው እንደገና ቁጭ ብዬም ደግሞ ምናልባት ቁጭ ስል ሁለት ደራርቤ ልጠቀም እችላለሁ። አልፎ አልፎ ከዛ ውጪ ግን ኮመን ስተኛ የምጠቀመው ምንተተራሰው አን አንድ ትራስ ነው።

ኢሜል? ትጠቀማለህ ወይ ነው በጣም እጠቀማለሁ በትክክል ደግሞ ቆየሁ መጠቀም ከጀመርኩ ትንሽ ሰባት ስምንት አመት ሆነኝ። እና ኢሜል እጠቀማለሁኝ። ሜሴጅ መልእክት ፋይል ለሌላ ለመስሪያ ቤት ለጓደኛ። ለተለያዩ ነገሮች ፋይል የምንላላክበት ሜሴጅ የምንላላክበት። በኢሜል ነውና ኢሜል እንደውም ሁለት ሶስት አለኝ። ኢሜል እጠቀማለሁ።

ስለ ፀጉርህ ተንከባክበህ ትወዳለህ ወይ ነው? እንግዲህ ስለ ፀጉሬ አዎ ብዙን ጊዜ ጥዋት ጥዋት ወደ ስራ በምሄድ ሰዓት ፀጉሮቼን እንከባከባቸዋለሁ። ቅባት እቀባቸዋለሁ። በመላጊያ አበጥራቸዋለሁ። እና ፀጉሮቼንን እንከባከባቸዋለሁ ብዙ ጊዜ አልፎ አልፎ ቢሆንም ጥዋት ጥዋት እጠቀማለሁ።

የተበላሸ ነገር ማስተካከል ትችላለህ ወይ? አዎ እችላለሁ ያው ብዙ ያን ያክል። በጣም ትልልቅ እንቃዎችን ባይሆን ለምሳሌ ስቶቭ ሲበላሽ ምጣድ ኤሌክትሪክ ምጣድ ሲበላሽ ስቶቭ ሲበላሽ ማብሪያ ማጥፊያ። ሲበላሽ ሞባይል ሲበላሽ እነዚህ እዚህ ነገሮች ራሴን አስተካክላለሁ። እና ከእነዚህ ስህን አስተካክላለሁ እችላለሁ በተወሰነ ብዙም ባይሆን።

በምንጣፍ ላይ ትቀመጣለህ? ወይ ነው እንግዲህ ቀዝቃዛ በሆነ ሰዓት በምንጣፍ ላይ አልቀመጥም በጣም ስሚንቶ ስለሆነ። እግር እና ሰ ገላችንን ያበላሸናል ነገር ግን በሙቀት ሰዓት ምንጣፍ ላይ እቀመጣለሁ ቀዝቀዝ እንዲለኝ ከዛ ውጪ ሶፋ ላይ እቀመጣለሁ ወንበሮች ላይ ኩርሴዎች ላይ እቀመጣለሁኝ። እነዚህ እነዚህ ላይ ለመቀመጥ እሞክራለሁ እንጂ እንትን ላይ ምንጣፍ ላይ በቀዝቃዛ ሰዓት አልቀመጥም። በሙቀት ሰዓት ግን እቀመጣለሁ

የስራ አሰራሮችን ትከተላለህ ወይ? አዎ በትክክል ነው የምከተለው ምክንያቱም የስራ አሰራሮችን ካልተከተልኩ ስራ መስራትም አይቻልም እንዴት መስራት እንደሚቻል ለማወቅ መረዳት የግድ ያስፈልጋል እና የስራ አሰራሮችን እከተላለሁ ያለእሱ ከሄድኩም ደግሞ ህግ እንዳልጥስ የግድ የስራ አሰራር ነገሮችን መከተል ስላለብኝ እከተላለሁ

የምታውቀው አንድ ምሳሌ ንገረኝ ነው? እንግዲህ በምሳሌ ደረጃ ለምሳሌ ባርአያ ባርአያነት ባነሳ አንድ ሰው። አለ የማይሰለች በሰአት የሚጠቀም የእያንዳንዷን ሰዓት። ያላግባብ የትም የማያውላትና ሁሉም ነገር በአግባብ። እቅዱ አቀባበሉ ሰው ሰላምታ አስተጣጡ እያንዳንዷ ነገር። የሚገርም ምሳሌ ለሰው ምሳሌ የሚሆን አንድ ከበደ የሚባል ሰው አለ። እሱ እንደ አንድ ምሳሌ ላነሳው ይችላል

በእንጨት እሳት ማብሰል ታውቃለህ? አዎ። በእንጨት ብዙ ጊዜ መሬት ላይ። እጨት በማንደር የተለያዩ የሚበሰል ወጥ ሊበሰል ይችላል። ሌሎች ጥራጥሬ ሊቆላ ይችላል ጥራጥሬ ሊቆላ ይችላል ሊሰራ ይችላል። እና በእንጨት እሳት ማብሰል በትክክል አውቃለሁ።

ሰንደር ትለብሳለህ ወይ? አዎ እለብሳለሁ በተለይ ቤት ላይ ቤት ውስጥ። ጫማዎች ሰ ያለው ሰንደል ልብስ ናት እና እሱን እለብሳለሁ። ምክንያቱም የቤት ውስጥ ላይ የሚለበሱ ቀለል ያሉ ጫማዎች ስለሆኑ ሰንደል ጫማ የምንላቸው ጫማ ቀለል ያሉ ጫማወች ናቸው። እና እሱን ቤት ውስጥ እጠቀማለሁኝ። ውጭ ላይ ግን ሽፍን ልብስ ጫማ ነው የምለብስ። ቤት ውስጥ ግን እለብሳቸዋለሁ

በመስኮት ጎን መቀመጥ ትወዳለህ? አዎ። ብዙ ጊዜ እቀመጣለሁ እንደውም ምክንያቱም አየር ለማግኘት ትንሽ ከውጭ አየር እየቀዘፈ ስለሚመጣ። በመስኮት ጎን አካባቢ መቀመጥ ደስ ይለኛል። እና ብዙ ጊዜ እንደውም እቀመጣለሁ በመስኮት ላይ እቀመጣለሁ።

ጨው ብዙ ትወዳለህ ነው የሚለው ጨው ብዙ አልወድም ሳይበዛም ሳያንስም ጨውን እጠቀማለሁ እስካሁን ደህና ነኝ ሲያንስም ያስጠላል። አፍ ላይ ትንሽ እንትን ይላል ሲበዛም ደግሞ ጥሩ አይደለም። ጤናም ሲበዛ ጥሩ ስለማይሆን እንደው አነስ ቢል የተሻለ ነው። እንደውም አነስ ቢል የተሻለ ነውና። ጨው ብዙ አልወድም ግን በመጠኑ እወዳለሁ ሳይበዛም ሳያንስም እወዳለሁ።

የምትወደው አትክልት ምንድነው ነው? እኔ ብዙ አትክልቶችን እወዳለሁ ለምሳሌ ሙዝ እወዳለሁ እ አቮካዶ እወዳለሁ ማንጎ እወዳለሁ እ ቲማቲም እወዳለሁኝ። በ የተለያዩ ሎሚ እወዳለሁኝ። ተለያዩ አትክልቶች አሉ። እነዚህ አትክልቶች እጠቀማለሁ ሰላጣ ጠ ጎመን እጠቀማለሁ እወዳለሁ እና ብዙ አይነት አትክልቶችን እወዳለሁ

የምትወደው መክሰስ ምንድነው ነው? እኔ ብዙ ጊዜ መክሰስ የምመገበው። ሩዝ እጠቀማለሁ እና ደግሞ ፓስታ መኮረኒ እጠቀማለሁኝ። አልፎ አልፎ ደግሞ እንደዚሁ ቂጣ ነገር የጤፍ። በትኩስ ተቦክቶ የሚጋገር ቂጣ የሚባል አለ እሱን እመገባለሁ። ብዙን ጊዜ ግን ፓስታ መኮረኒ ደስ ይለኛል። መክሰስ ላይ ብበላ ደስ ይለኛል

መጠበቅ ታግድ ነው ወይ? አዎ እጠብቃለሁ አግዳለሁ እጠብቃለሁ። ለምሳሌ ቤተሰቦቼ አርሶ አደር ናቸው። እዛ በመሄድ ከብቶችን ፍየሎችን በጎችን አንድ አፍታ የተወሰነ ጊዜ እየጠበቅኩ። አያገድኩ ወደ ቤት ወጪ ወደ ዱር አወጣና እግድና ወደ ቤት እመልሳቸዋለሁ። እና አግዳለሁ እጠብቃለሁ

ደብዳቤ መጻፍ ትወዳለህ? ይላል አዎ እወዳለሁ። ቀደም ቀደም ብሎ ለፍቅረኛዬ እጽፍ ነበር። ለዘመድ አዝማድ ለጓደኛ ራቅ ብሎ ላለ እጽፍ ነበረ። አሁን ደግሞ በተለያየ መልእክት ደብዳቤ በሜሴጅ። በቴክኖሎጂ በሶሻል ሚዲያዎች መንገድ ደብዳቤ መጻፍ እወዳለሁና እጽፋለሁ።

የፀሀይ መውጣትን ታያለህ ይላል? የፀሀይ መውጣትን አያለሁ ብዙ ጊዜ በጠዋት እነሳለሁ። ስፖርታዊ እንቅስቃሴ ሩጫ ምናምን ስለምወጣ ጠዋት ፀሀይ በስተምስራቅ እንዴት እንደምትወጣ እንዴት ሆና ትወጣ አያለሁ እና እከታተላለሁም አያለሁ። አልፎ አንዳንድ ጊዜ ደግሞ መታየት ያለባትም ስለሆነ አያለሁኝ።